ምን አይነት ቦርሳ ትጠቀማለህ ቦርሳ የምጠቀመው ቦርሳ ብዙውን ጊዜ ነጭ አይነት ከለር መልክ ያላቸው ቦርሳዎች በጣም ይመቹኛል። ጥራታቸው ሃይ የሆነ ሌዘር ሌዘር ነገር ያላችው ቦርሳዎች ብዙ ጊዜ በአሪፍ ኮንዲሽን ይመቻል። እና ሌላው ሻንጣ ማንጠልጠያ ሊኖረው ይገባል ማንጠልጠያ ያላቸው ሻንጣዎች በጣም በጥሩ ሁኔታ የተያዙ ሻንጣዎች። ነጭ ከለር ያላችው ብዙ አይነት ኪስ ያላችው ቢሆን ይመከራል ለተለያዩ ነገሮችን በተለያየ ዲዛይን ለመጠቀም ስንፈልግ። ኪስ ቢኖራቸው ይመከራል ምክንያቱም የተለያየ እቃዎችን በተለያየ አይነት ውስጥ ስለምናስገባ የተለያየ ኪስ ቢኖራቸው በጣም ጥሩ ነው። እነዚህ አይነት ሻንጣዋችን ቦርሳዎችን እጠቀማለሁ እና ሌላው ደግሞ ምንድነው? ሌዘር የሆኑ ነገሮች በጣም ሶፍት የሆኑ ነገሮችን ይመቹኛል ማለት ነው

ጊዜን በደንብ ታስተዳድራለህ በተቻለ መጠን ጊዜዬን በአግባቡ ለማስተዳደር እሞክራለሁ። እቅድ አወጣለሁ እቅዴን በየሰአቱ አጀስት እያደረኩኝ የምጠቀምበት ዘዴ አለ። እና ጊዜህን በደንብ ታስተዳድራለህ ለሚለው በተቻለ መጠን። ወደ ስልሳ ፐርሰንት የሚሆነው ይሄን ሁኔታ በአግባቡ ለማስተዳደር እሞክራለሁ። እቅድ በመውጣት እቅዴን በአግባቡ በመጠቀም ጊዜን ለማስተዳደር ጥረት አደርጋለሁ። እና ይሄ ደግሞ ለኔ ለስራዬ ትልቅ ጠቀሜታ ስላለው ጊዜዬን በአግባቡ ማስተዳደር ለስራ ውጤታማነት ትልቁን ሚና ስንለሚጫወት ሁላችንም ጊዜያችንን በአግባቡ ማስተዳደር ይጠበቅብናል ማለት ነው። እና ሁላችንም ይሄን ነገር በአግባቡ እንድንጠቀምበት የምክር አገልግሎት መስጠት እፈልጋለሁ። ሌላኛው ደግሞ ጊዜዬን በአግባቡ ካልተጠቀምኩበት ጥሩ ውጤት ላመጣ ስለማልችል ትልቅ የሆነ ግንዛቤ ሊኖርን ይገባል። ስለዚህ ጊዜያችንን በአግባቡ መጠቀም ማስተዳደር አለብን። ጊዜያችን በአግባቡ ካልተጠቀምና ምንም አይነት ውጤት ማስመዝገብ ስለማንችል ሁላችንም በተቻለ መጠን ጊዜያችንን በአግባቡ ለማስተዳደር

የድርጅት ዝግጅቶችን ትሳተፋለህ እኔ ድርጅት ዝግጅቶች ላይ እሳተፋለሁ በጥራትና በብዛት ባለው መልኩ እኔ የድርጅት ዝግጅቶችን ትሳተፋለህ አዎ አሳተፋለሁ በጣም ጥሩ ነው። እና የድርጅት ድርጅት ላይ ስንሳተፍ ብዙ ጠቀሜታዎችን ልናገኝ እንችላለን። ብዙ አይነት ልምዶችን ልውውጥ እናደርጋለን ብዙ እውቀቶችን እናገኛለን። ብዙ አገልግሎቶችን ማግኘት እና መስጠት ስለሚቻል በእነዚህ አይነት ተሳትፎዎች ማድረግ በጣም ጥሩ ነው። እና ለሁሉም ነገር እጅግ አስፈላጊ ስለሚሆን ሁላችንም በድርጅቱ? ላይ ተሳትፎ ንቁ ተሳትፎ ማድረግ ብዙ አይነት ጥቅም ታስላላችሁ። ሁላችንም በእንደዚህ አይነት ድርጅት ውስጥ ተሳትፎ ማድረግ ለራሳችን ለተቋም በተለያዩ አገልግሎቶች በሰፋት ጠቀሜታው የሰፋ እና የጎላ ስለሆነ። በአግባቡ መስራት በአግባቡ ንቁ ተሳትፎ ማድረግ ጥሩ ውጤት ለማስመዝገብ ይጠቅማና። ሁሉም ሰው የድርጅቶች ትዝቶች ላይ ተሳትፎ እና ንቁ ዝግጅት ማረግ በጣም ጥሩ የሆነ ውጤት ነው። ማስመዝገብ ይረዳል።

በስልክ ገንዘብ ትልካለህ ገንዘብ አዎ በስልክ በተለያዩ መላኪያ ዘዴዎች ገንዘብ ይላካል ለምሳሌ በቴሌብር በሚባል አፕልኬሽ ይላካል በንግድ ባንኮች በተለያዩ የመላኪያ ዘዴዎች ገንዘብ ይላካል። እንዲሁም በተለያዩ የገንዘብ ማስተላለፊያ ድርጅቶች እንደየ ንግዶች እንደ ተለያዩ የገንዘብ አጭር የገንዘብ ማስተላለፊያ መንገዶች እንደ እነ ኮከብ ስምንት ሰማንያ ዘጠኝ አይነቶቹ። ሌሎች ኮዶች አጭር የብር ማስተላለፊያ መንገዶች አሉ የተለያዩ ኮዶች ማለት ነው። እነሱን ኮዶች ተጠቅሞ ብዙ አይነት ብር መላክ የሚቻልበት መንገዶች አሉ። በቃ ይሄንን ተጠቅሞ ብዙ አገልግሎት ብዙ ሰርቪስ ማስተናገድ ይቻላል። እና ይሄንም እኔ እጠቀምበታለሁ ብዙ ሰውም የሚጠቀምበት ስለሆነ ብዙ አገልግሎት ይሰጣል

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እኔ ብዙን ጊዜ የማሳልፈው በውጭ ነው ውስጥ ላይ ብዙም አይመቸኝም እና በውጭ ብዙን ጊዜ ያሳልፋለው በውጭ። ጥሩ የሚሆነውን በውጭ ማሳለፍ ነው እና። እኔ በውጭ ውስጥ ወይስ በውጭ የሚለው ውጭ በጣም ጥሩ ነው። ብዙ ነገሮችን ታገኝበታለህ። ብዙ ከሰው ጋር ግንኙነት ይኖራል። ብዙ ከእንባይሮመንቱ ጋር ብዙ ራስን ማስደሰት ራስን ማርካት ራስን ብዙ መንፈሳዊ ነገሮችን የሚ እና ሁሉም ሰው በውጭ ማሳለፍ ይችላል ማለት ነው። እኔም የሱን ነገር በዚያ ነው የማሳልፈው እና ውጭ እና ውስጥ በጣም የተለያየ ስለሆነ ብዙም ጊዜ ግን በውጭ የተሻለ ነገር ነው። በክረምት አካባቢ ግን በቤት ውስጥ ማሳለፉ እየተሻለ የሆነ ምክንያቱም ዝናባማ አካባቢ ስለሚሆን። ብዙ ጊዜ በሰውነታችን ጥሩ እንትን ስለማይሰጥ በውጭ ማሳለፉ ከባድ ይሆናል ማለት ነው። እና ብዙም ጊዜ ክረምት አካባቢ ወደ ቤት ውስጥ ማሳለፉ ጥሩ እና እየተሻለ ይሆናል

ላፕቶፕ አለህ ላፕቶፕ ነበረኝ አሁን በእኔ ላይ የለም ማለት ለገበያ ሀብት ሸጬዋለሁ። እና እና ላፕቶፕ ቢኖረኝ ጥሩ ነው። ግን አሁን በአሁን ሰዓት የለም ቢኖር ግን ብዙ አገልግሎቶችን ይሰጣል። ላፕቶፕ በጣም ከፍተኛ የሆነ ጠቃሜታ ያለው ስለሆነ ላፕቶፕ ያለን ሰዎች ብዙን አገልግሎትን እንጠቀማለን። በተለይ በተለይ በዚህ ዘመን ባሉ ኢንተርኔት አክሰስን ተጠቅመው ብዙ ስራ መስራት የሚቻልበት ስለሆነ። ኢንተርኔት መጠቀም። በመጠቀም ላፕቶፕህን ለተለያዩ ስራ ዘዴዎች ማዋል የሚቻልበት ዘዴ ስለሆነ። ላፕቶፕ ከፍተኛ የሆነ ጠቀሜታ አላችው። ብዙ አይነት የላፕቶፕ አይነቶች ቢኖሩም እንደየአጠቃቀማችን ግን ብዙ ነገሮችን መጠቀም ይቻላል። እኔ በቃ ላፕቶፕ ብዙ እና ከፍተኛ የሆነ ጠቀሜታ ስላለው የተለያዩ ጽሁፎችን ለማዘጋጀት የተለያዩ ቪዲዮዎችን ኤዲት ለማረኝ የተለያዩ ለማዘጋጀት ከፍተኛ እየሆነ ጠቀሜታ ስላለው ላፕቶፕን በአግባቡ በመያዝ ላፕቶፕን በደንብ አክሰስ በማድረግ ከፍተኛ የሆነ ይህ ስራ ጫና ይቀንሳል ማለት ነው። እና ላፕቶፕ በጣም ጥሩ እና ውጤታማ ሊያደርግ የሚችል የኮምፒውተር አንዱ መሳሪያ ነው።

በእግር ምን ያህል ርቀት መሄድ ትችላለህ? በእግር ከሁለት መቶ ኪሎ ሜትር በላይ ለመሄድ በጣም ከባድ ነው በእግር ያው ከባድ ነው እንደየልምዱም ይወስናል በርግጥ። ግን በእግር መሄድ ከፍተኛ የሆነ ድካም ይሰማል ግን ከጤና አንፃር ስናየው ደግሞ ተመጣጣኝ የሆነ የእግር ጉዞ ማድረግ ከፍተኛ የሆነ ጠቀሜታ አለው። ለራስም ለጤናም አሪፍ ነው። እና በተለይ ለስኳር በሽተኞች የደም ግፊት ላለባችው ሰዎች እንዲሁም የሰውነት ክብደት ላለባችው ሰዎች የሰውነት ክብደትን ለማሻሻል የደም ግፊት ቁጥጥር ለመቀነስ ከፍተኛ የሆነ አበርክቶ ስላለው በእግር ምን ርቀት መጓዝ በጣም ከፍተኛ የሆነ ጠቅሜታ አለው። እና በጣም ከፍተኛ የሆነ ርቀት ስንሄድ ደግሞ የሰውነታችን ድካም ይጨምራል። እና የሰውነት ድካም ሲኖር ደግሞ በጣም ከፍተኛ የሆነ ጉዳት ሊያስከትል ስለሚችል ተመጣጣኝ የሆነ በእግር እርቀት ላይ ጉዞ ማድረግ በጣም ጥሩና ጤናማ የደም ዝውውር እንዲኖር ይጠቅመናል ማለት ነው

የምትወደው ቀለም ምንድነው? ለሚለው ደግሞ የምወደው ቀለም ብዙን ጊዜ አረንጓዴ ቅለም በጣም ደስ ይለኛል። አረንጓዴ ቅለም በጣም ብዙ መልእክቶችንም ያስተላልፋል። አንደኛ ምንድነው የሚያሳየን ደስታ ነው የሚሰጥነው። የሆነ ሰላም የሚፈጥር ቀለም ስለሆነ በጣም ደስ ይለኛል። ከዛ ከአረንጓዴ ቀለም በተጨማሪ ሌላ የምወደው ቀለም ምንድነው ቢባል? ነጭ ቀለም ነጭ ቀለም በቃ ብርሃን እ ደስታን ፍካታን ብዙ ነገሮችን ስለሚያሳይ እ የምወደው ሁለተኛው ቀለም ነጭ ቀለም ነው ማለት ነው። እና እዚህ በተጨማሪ ምንድነው የምወደው ቀለም እ ቢጫ ቀለም ቢጫ ቀለም ለነገሮች ጎላ ብሎ በመታየቱ ያስደስታል። እና እ እነዚህ ቀለሞች በጣም የምወዳቸው በደረጃ አስቀመጥኳቸው አረንጓዴ ነጭና ቢጫ ቀለም ናቸው። እና እ ደረጃ በደረጃ ሲቀመጡ እንግዲህ የመጀመሪያ ቀለም የምወደው አረንጓዴ ነው። ሁለተኛ ምንድነው ብትለኝ እ ነጭ ነው ሶስተኛ አረንጓዴ እ ነው ማለት ነው።

ቅሬታዎችን እንዴት ታስተናግዳለህ? ማለት ቅሬታ በጣም ብዙ አይነት ቅሬታዎች ይኖራሉ። ቅሬታ እንግዲህ የተለያየ አፈታት ዘዴዎች አሉ ማለት ነው። እና እንደየ ቅሬታው መጠን ሊወስነው ይችላል። ከፍተኛ የሆኑ ቅሬታዎች ካሉ ከፍተኛ የሰው ሀይል ሊጠይቅ ይችላል። ቀለል ያለ የቅሬታ አይነቶች ከሆኑ ደግሞ ቀለል ባለ መልኩ የሚፈታበት ነገር ሊኖር ይችላል። ለምሳሌ ቀለል ያሉ ቅሬታ አይነቶች ከሆኑ እርስ በእርስ ቀጥታ በመነጋገር አስተያየት በመቀባበልና በመስጠትና በመቀበል ሊሆን ይችላል። ይህን ቀስ አድርጎ በትንሹ የሚፈታበት የቅሬታ አፈታት ዘዴ ነው። ሁለተኛው ከፍተኛ ቅሬታ ያላቸው እንትኖች ከሆነ ደግሞ ምንድን ነው የሚደረገው? ሌሎች የሰው ሀይሎችን ጨምሮ የሚፈታበት ዘዴ አለ ማለት ነው። እና ከፍተኛ የሰው ሀይል ሊጠይቅ የሚችል ከሆነ ለምሳሌ የቡድን ቅሬታዎች ከሆኑ እና የተጨማሪ ሰው ሀይል የሚጠይቁ ቅሬታዎች ከሆኑ ሰዎችን በመጨመር ቅሬታን መፍታት ይቻላል። እና ጀስት እነዚህ አይነት የቅሬታ አፈታት ዘዴዎች ስላሉ ልክ በአግባቡ የመጠቀም ሁኔታ ነው የሚወስነው

በፍጥነት መታየብ ትችላለህ መታየብ ትችላለህ ማለት መታየት አዎ መታየት በጣም ጥሩ ነገር ስለሆነ በፍጥነት መታየት። እተያለሁ እና ይሄ ደግሞ በጣም ለጤናም ለማንኛውም አምራዊ ህይወት እጅግ አስፈላጊ ሆኖ ስለማየሁት። መተየተ እኔ እንደ ትልቅ ነገር ነው ምጠቀመው። እና መተየት በጣም ጥሩ ነገር ነው። ሁሉም ሰው መተየት አለበት። ጥሩ ነው። ለጤንነትም ለመውራዊ እውነትም ለእድገትም ለማንኛውም የአካልም እና የጤና እንቅስቃሴዎች ላይ ተጽዕኖ የሚያሳድር አይደለም። በፍጥነት መተየት እጅግ ጥሩ ነው። እኔም በፍነት መተየት ትችላለህ አዎ እችላለሁ በጣም ጥሩ ነው

ማታ ምን አይነት ድምጽ ትሰማለህ? ማታ ብዙ ጊዜ የሚሰማው አንዳንዴ የተሽከርካሪ ድምጽ ይሰማል አልፎ አልፎ ደግሞ የአዋፋት ድምጽ እንዲህ ይሰማሉ አዋፋት ማታ ማታ በቀን ብዙም ጫጫታ ስላለ ይሆን አላውቅም ማታ አካባቢ ግን በደንብ ይሰማሉ ሌላኛው ምንድነው የሚሰማ የከፍተኛ የፋብሪካ ማሽኖች ድምጽ ይሰማል። ይሄ በጣም የተለመደ ነው እና ማታ ማታ ከፍተኛ የድምጽ ልቀት ያላችሁ ማሽኖች ድምጽ ይሰማል እንዲሁም የከባድ ተሽከርካሪዎች ድምጽም ማታ ማታ በከፍተኛ ሁኔታ የሚሰማ የድምጽ አይነት ነው እና እኔ አሁን ማታ ማታ የወፍጮ ድምጾች የተለያዩ ከባድ መኪና ተሽከርካሪዎች ድምጽ በከፍተኛና ጉልህ በሆነ መልኩ የሚሰሙ የድምጽ አይነቶች ናቸው።

ዋይፋይ ትጠቀማለህ? ዋይፋይ ብዙ ጊዜ አልጠቀምም ግን አልፎ አልፎ ዋይፋይ እጠቀማለሁ። ምክንያቱም ዋይፋይ በሁሉም ቦታ ስለማላገኝ አልፎ አልፎ እጠቀማለሁ። ቤት አካባቢ አልፎ አልፎ እጠቀማለሁ ከዛ ውጪ ግን ዳታ ነው የምጠቀመው ዋይፋይ ስራ ቦታም እጠቀማለሁ እንዲሁም ቤት አካባቢ ነው ዋይፋይ እንዲሁም ሆቴሎች አካባቢ ዋይፋይም እጠቀማለሁ። አልፎ አልፎ ደግሞ ከጓደኞቼ ጋር ዋይፋይ ተንቀሳቃሽ ዋይፋይ እጠቀማለሁ ማለት ነው እና ዋይፋይ ያው ጥሩ ነው። ከኑሮ ውድነት አንፃር ከኢኮኖሚ አንፃር ብዙ ጊዜ ዋይፋይ አልጠቀምም እና እኔው ራሴውም ስለሌለልኝ ማለት ነው እና የምጠቀመው አልፎ አልፎ ዳታ ስለሆነ ዳታን ብቻ ነው አሁን እየተጠቀምኩኝ ያለሁት

ቅመማቅመን የበዛበትን ምግብ ትወዳለህ? አዎ ቅመማቅመን የበዛበት ምግብ በጣም ጥሩ ነው። በጣም ጣፋጭነት አለው። እንደው ቅመም ያለው ነገር ለጣፋጭነት ብቻ ሳይሆን ለጤናም ቢሆን የተሻለ ነገር ነው እና ቅመም የበዛበት ነገር የተላየ የሆኑ ጣፋጭ ኬሚካሎች ሊኖሩ ይችላሉ የተለያዩ ፕሮቲን የተለያዩ ካርቦ ሃይድሪት እና ፋት የሆኑ ነገሮች እንደነዚህ አይነት የምግብ ቅምማቅመሞች ስላሉ እነሱ ደግሞ ለኛ በጣም ሀሪፍ እና ጥሩ የሆነ ሙቀትና ሀይል ስለሚሰጥ በጣም ጥሩ ነውና እኔ ደግሞ ቅመማ ቅመም የበዛበት ነገር በጣም ነው የምንወደው። እና በጣም ጥሩ ነው ብዙ ሰው የሚጠቀመው ባይዘዌይ ቅመማ ቅመም የዛበት መግብ ነው እና ተጠቀሙት እኔም እጠቀመዋለሁ። በርካታ ሰውም ቅማቅመኛ በግም ይወዳል። እና የተለያዩ ምግብ ቤቶች ላይ አዘውትረን የምናያቸው ቅመማ ቅመም የሚበዛበት ምግብ የሚያዘጋጁ ላይ ነው እና ቅመማ ቅመም የበዛበት ምግብ በጣም ጥሩ ነው።

ምን አይነት የሙቀት መጠን ትመርጣለህ? ማለት በጣም ሞቅ ያላለ በጣም ደግሞ እያልቀቀዘ ነጥብ አምስት ዲግሬሽን ስዊስ ከሰላሳ ሰባት ዲግሬሽን ስዊስ ባለው የሙቀት መጠን ውስጥ እኔ መርጣ ነው። እና ይሄ ደግሞ መካከለኛ እና ጥሩ የሆነ የሙቀት ክልል ስለሆነ እኔም በዚህ የሙቀት ክልል ውስጥ መሆንን እመርጣለሁ። እና ከዛ ከሰላሳ ስድስት ዲግሪ ሼንስ ኤንስ ቤታች ከሆነ ቅዝቃዜ ሊኖር ይችላል። ከሰላሳ ሰባት ዲግሪ ሽንስት በላይ ከሆነ ደግሞ ሙቀት ሊሆን ስለሚችል። በሰላሳ ስድስት እና በሰላሳ ሰባት መካከል ቢሆን መጠነኛ እየሆነ እና ተስማሚ እየሆነ የአየር ሁኔታ ስለሚኖር ጥሩ እና ተስማሚ የሆነ ምቾት ያለው ነገር ይኖራል ማለት ነው።

ዛሬ ያየር ሁኔታው እንዴት ነው ለሚለው ዛሬ አየር ሁኔታው? ጠዋት አካባቢ ቅዝቃዛ ነበረ ቀን አካባቢ ሞቃት ከሰአት ደግሞ ቅዝቃዜ አለው። እና በአጠቃላይ የአየር ሁኔታው ግን ጥሩና ተስማሚ የአየር ንብረት። የነበረ ሲሆን አሁን ላይ ቀዝቀዝ ያለ የአየር ሁኔታ ነው ያለው። በአጠቃላይ ጠዋት ቅዝቃዛ ነው። ቀን ሞቃት ነው። ማታ አካባቢ ደግሞ ቅዝቅዝ ያለ የአየር ሁኔታ ነው ያለው።

በመስታወት ላይ ምን ያህል ጊዜ ታያለህ? ብዙ ጊዜ አለኝ በቀን ሶስት ጊዜ አያለሁ መጀመሪያ ጠዋት ስነሳ ፊቴን አያለሁ። እታጠበና ፊቴን እንዴት ነው ያለው ነገር ራሴን በደንብ እመለከትበታለሁ አጠቃላይ ጠዋት ላይ ራሴን ተታጥቤ የማይበት ጊዜ ነው። ከዛ ውጪ ደግሞ ልብሴን እለብስና መላ አካላቴን የምመለከትበት ሰዓት ይሆናል ማለት ነው እንዲሁም ቀን ምሳ በላና እታጠባለሁ። ከታጠቅኩኝ በኋላ ልብሴን ለብሼ ቀን አሁንም በድጋሚ ራሴን የማይበት ጊዜ ነው። እንዲሁም ማታም አካባቢም ገላዬን ተጣጥቤ ራሴን በመስታወት ተመልካክቼ ራሴን ቼክ አድርጌ አረጋግጬ የምተኛበት ክፍለ ጊዜ ነው። በዚህ ክፍለ ጊዜ ውስጥ በርካታ ጊዜ የማይበት አለ። አልፎ አልፎ ደግሞ ብዙ ትኩረት የማሰጠው ጊዜ ይኖራል። በዓላት አካባቢ ሲመጡ በርካታ ጊዜ ወደ መስታወት አካባቢ እናዘወታለን። እንዲሁም ደግሞ በስራ ወቅት ደግሞ ብዙ ጊዜ ትኩረት የማንሰጠው ይሆናል ማለት ነው። እና ክፍለ ጊዜዎቹ ይላያሉ። መስታወት ለማየት እንደየወቅቱ በጋም አካባቢ ከአምስት እስከ ሰባት ጊዜ ሊታይ ይችላል። ክረምት አካባቢ ደግሞ ቢያንስ ሁለት ሶስት ጊዜ ብቻ ታይቶ የሚታለፍበት ጊዜ ይኖራል ማለት ነው።

አስተያየት መቀበል ትወዳለህ በጣም እወዳለሁ ምክንያቱም አስተያየት ለራስ ግንቢና ራስን ለማሻሻል ራስን ለመለወጥ ራስን ወደተሻለ ነገር ውስጥ ለማድረግ ከፈለግን አስታየት መቀበል ግዴታ ነው ማለት ነው። ምክንያቱም አስታየት ማለት ያንተን ክፍተት ያንተን ጉድለት በአንተ ላይ የሚፈጠሩ ያሉ ደካማ ጎኖቼን ማለት ናቸው። እና እነዛን ደካማ ጎኖችን ለማሻሻል አስተያየት መቀበል ግዴታ ነው። እና ጀስት እኔ አስተያየት መቀበል በጣም ትንቅ ነገር ነው። እና እኔም አስተያየት እሚሰጠኝ ሳገኝ በጣም ነው ደስ የሚለው በጣም በፈቃደኝነትና ደስታ በተሞላበት መልኩ የምቀበለው። ምክንያቱም አስተያየት ለራስ ነው ለስራ ነው ለውጤት ነው። እና የሚጠቅመው እኔ በቃ አስተያየትን እጅግ ጥሩ ነገር ነው በሚል አሜን ብየ እምቀበለው። ስለሆነ በጣም የምወደው ብዙ ሰው አስተያየት መቀበል አይወድም እኔ ግን በጣም ይመቸኛል። ምክንያቱም አስተያየት ያንተን እንደመስታወት ሆኖ እሚያገለግል ጥሩ ነገሮችን ለማስመዝገብ እና አንተ ራሱ ጥሩ ነገር ለመሆን ስትፈልግ አስተያየት መቀበል ያስፈልግሃል።

ማዕድን ትጠቀማለህ ማዕድን እጠቀማለሁ በጣም ጥሩ ጥሩ ማዕድኖች አሉ። ለሰው ልጅ እጅግ መሰረታዊ የሆኑ ማዕድናት አሉ። እና እንነዚህ ማዕዳድ ደግሞ መጠቀም መቻል አለብን እንደ አይረን እንደነ ሜርኩሪ አይነት ማዕድኖች። እጅግ ተፈላጊና በጣም ጠቃሚ ስለሆኑ እነዚህን ማዕድናት መጠቀም አለብን እኔም እጠቀማለሁ እና። ማዕድን በጣም ለሰው ልጅ አስፈላጊ እንደመሆኑ መጠን። ሁላችንም ማዕድንን በማውጣት ማዕድንን ማፈላለግ ማዕድንን በመግዛትም ሊሆን ስለሚችል እነዚህን ማዕድናት መጠቀም አለብን። እና ለተለያዩ አዋዋሎች ማዋል አለብን። በተፈጥሮ የተሰጠን ብዙ አይነት ማዕድናቶች አሉ። እነዚህ ማዕድናቶችን በማፈላለግ በመጠያየቅ በማውጣት የተለያዩ ዘመናዊ መሳሪያዎችን በመጠቀም። እያወጣን እያፈላለግን መጠቀም እና ለተለያዩ ወርቃማ ስራዎች ማዋል ተገቢ ነው።

የትኛውን በዓል ትወዳለህ? ብዙ አይነት በዓላት አሉ ከእነዚህ በዓላት መካከል ትንሳኤን እወዳለሁ ትንሳኤን በጣም ከምወዳቸው በዓላቶች መካከል አንዱ ሲሆን። ከእነዚህም በሁለተኛ ደረጃ የምወደው አዲስ አመትን እወዳለሁ። ከዛም አልፎ ደግሞ ገና የሚባለውን የበአል አይነት እጅግ የምወደው ሲሆን። በጣም የምወደው ደግሞ ትንሳኤ ነው። እና ሌላው የጥምቀት በዓላትን አብዝቼ የምወደው በዓል ነው። እና እነዚህ በዓላቶች እጅግ ከምወዳቸው የበዓላት አይነቶች ሲሆኑ። ጥም ትንሳኤ አዲስ አመት ገናና ጥምቀት አራቱ የበዓላት አይነቶች በአመት ውስጥ ይከበራሉ። እነዚህ በዓላት ግን እጅግ እጅግ እጅግ ከምወዳቸው በዓላቶች ውስጥ ናቸው። እና እነዚህ በዓላትን ሁሉም ሰው የሚወዳቸው ሲሆን እኔም አብዝቼ የምወደው እና በተለያዩ ጊዜያቶች ቶሎ ቶሎ ሲመጡ እንዴት ደስ እንደሚል ይታያል። በስርዓት በክብር ብዙ ፕሮግራሞችን በማዘጋጀት የማዘጋጀው ፕሮግራሙን

ከፀሀይ እንዴት ትጠበቃለህ? ከፀሀይ ብዙ አይነት መከላከያ መንገዶች ሲኖሩ አንድም ጥላም በመጠቀም ጥላ ማለት ቤት የተሰራ ቤት ውስጥ በመሆን ሁለተኛ ደግሞ ከተፈጥሮ ከእጽዋቶች ውስጥ በመጠለል ፀሀይን መከላከል ይቻላል ማለት ነው። ሌላኛው ደግሞ በባህላዊ ማለት በዘመናዊ መልኩ ከተሰሩ የፀሀይ መከላከያ ዘዴዎች አሉ ማለት ነው። እነዚህ ምንናቸውን ስልን? እነ ጃንጥላ እነ ልብስ አይነት ነገሮች ስላሉ እነሱን በማድረግ መከላከል ይቻላል ማለት ነው። ሌላኛው ደግሞ ምንድነው? ብዙ ጊዜ የሀገራችን የመጠቀሙ ምንድነው? ጃንጥላን መጠቀም ጃንጥላን መጠቀም ይቻላል። ከዚህ በተጨማሪ ደግሞ አጽዋት ካሉ በእኛ አካባቢ ታላቅ ዛፎች ካሉ ከዛፎች ስር ቁጭ በማለት ፀሀይን መከላከል ይቻላል ማለት ነው። እዚህ በተጨማሪ ደግሞ ምንድነው? ቤት የተሰሩ ግንባታዎች ውስጥ በመሆን ፀሀይን መከላከል ይቻላል ማለት ነው። እና ሌላኛው ደግሞ ምንድነው? ከፍ ከፍ ያሉ ጥቁር የሆኑን ልብሶችን በመጠቀም ፀሀይ መከላከል የሚቻልበት ሌላኛው መን

አይስክሪም ትወዳለህ በጣም ነው የምወደው የአስክርም እጅግ ጣፋጭ ከመሆኑ በተጨማሪ ለሰውነት እጅግ አስፈላጊ ስለሆነ አይስክሬም በጣም በርካታ ሰው ይወዳል። እኔም እወዳለሁ። እና አይስክሬም በጣም ጥሩ ነው በጣም ኢነርጂ አለው ሀይልና ሙቀት ሰጭ ምግብ ነው። ጣፋጭም ነውና ብዙዎቹ የሚወዱት የመግቢያው አይነት ስለሆነ እኔ ብቻ ሳይሆን በርካታ ሰዎች የሚፈልጉት። በርካታ በርካታ ሰዎች የሚጠቀሙት ስለሆነ በተለይ በባዓላት አካባቢ ለተለያዩ ፕሮግራሞች የሚውል እስከሆነ ድረስ ብዙ ሰው የሚጠቀመውና። ተወዳጅነት እያሉ አይስክሬም ይባላል እና ያ አይስክሬም። እጅግ በተለያዩ። ዳቦዎችን በተለያዩ ማምረቻ መንገዶች ተዘጋጅቶ ለሰው ልጅ ለምግብነት የሚያገለግል። አንዱ ተፈላጊ የሆነ የምግብ አይነት ነው። ብዙ ሰው በጣም ይወዷል በጣም በጣም በባዓል አካባቢ ልደት አካባቢ የተለያዩ አመታዊ በዓላት አካባቢ ሰዎች ይጠቀሙበታል።

አስተያየት መቀበል ትወዳለህ? በጣም ነው የምወደው። አስተያየት ጠቃሚ እና ለሰው ልጅ አስፈላጊ እንደመሆኑ መጠን፣ እኔም አስተያየት መቀበል በጣም እወዳለሁ። አስተያየት ለሰው ልጅ ግንባታ ለሰው ልጅ መሰረት ለሰው ልጅ እድገት ለሰው ልጅ ለውጥ፣ ምንድነው ማለት ነው አስተያየት ነው ማለት ነው፤ እና አስተያየት እጅግ አስፈላጊ እና ጠቃሚ እንደመሆኑ መጠን እኔም አስተያየት መቀበል እንደ ትልቅ ምርጫ አወስደዋለሁ። እና ብዙ ሰዎች አስተያየት ለመቀበል ይፈራሉ ይሰጋሉ እኔ ግን አስተያየት መቀበል እጅግ ከምወደው ስራዎች ውስጥ አንዱ ነው፤ እና አስተያየት ለሁሉም ነገር ጠቃሚ እና ለሁሉም ነገር የእድገት መሰረት ነው እና አስተያየት ሁላችንም ብንቀበል ብዙ ነገሮችን ማሻሻል ብዙ ነገሮችን መለወጥ ስለሚቻል፣ እኔም እዚህ አስተያየትን ለመቀበል ዝግጁ ነኝ። አስተያየት እቀበላለሁ ራሴን እለውጣለሁ ብዙ ነገሮችን አሻሽልበታለሁ እና አስተያየት በጣም ትልቅ ነገር ነው።

የድሮ ፎቶዎችን ትይዛለህ አሁን እዛል የድሮ ፎቶዎች የብዙዎች ነገር ማስታወሻ ስለሆነ የድሮ ፎቶዎችን አጥብቄ እይዛለሁ በደንብ አክበሬ በስርዓት እይዛለሁ አሳጥቤ እይዛለሁ በስልኮች በተለያዩ ፎልደሮች። እዛለሁ እና የብዙ ነገሮች ማስታወሻ ስለሆኑ የድሮ ፎቶዎች አክብሮ ጠንቅቆ መያዙ ጥሩ ነው። እና ለማስታወሻነት ለተለያዩ ነገሮች በጣም እጅግ ተፈላጊ ስለሆኑ የድሮ ፎቶዎቻችን በስርአትና በክብር ብንይዘው እጅግ የተሻለ ነገር አለውና ሁላችንም ይህ ነገር በስርዓት እና በክብር መጠቀሙ ጥሩ ነው። የድሮ ፎቶዎች የብዙዎች ተምሳሌት ስለሆነ እጅግ ደስ የሚል ነገር ነው። እና ሁላችንም በሰአት መጠቀም መቻል አለብን ማለት ነው።

የጧት እለታዊ ተግባራቸው ምንድነው? ለሚለው ጧት ከመኝታ እንደተነሳው ጸሎት አደርጋለሁ። ጸሎት ካደረኩ በኋላ እጄን እተጣጠብና ቁርስ እበላለሁ። ቁርስ ከበላሁ በኋላ ልብሶቼን እለብሳለሁ። ልብሶቼን ከለበሱ በኋላ አጠቃላይ እቅዶችን በማሰብ ወደ ስራ እሰማራለሁ። ስራ ከሄድኩኝ በኋላ ስራዎችን ከውንና እንደገና የምሳ ፕሮግራም አከናውናለሁ ማለት ነው። እና እያንዳንዱን የቀን ተግባሮችን በመፈጸም በዝግጅት ላይ ሆኘ እውላለሁ ማለት ነው። እንዲሁም ጠዋትም፤ ቀንም፤ ማታም፤ እያንዳንዱን የቀን ፕሮግራሞቼን በሙሉ በመከወን እውላለሁ። ጠዋት በጣም ለስራዎች ሁሉ መሰረት እና የተለያዩ ፕሮግራሞችን ለመፈጸም የብዙ እቅድ የምናቅድባቸው ሰዓት ስለሆነ ጠዋት ብዙ እለታዊ ተግባራቶች አሉን ማለት ነው። እነዚህ የዕለታዊ ተግባራቶችን በማሰብ የቀኑን የስራ ሁኔታ ማጤንና ማመቻቸት ይቻላል።

ቃልህን ትጠብቃለህ? ቃሌን በስርዓት ነው የምጠብቀው። ቃሌን ካልጠበኩኝ ሰውን የማያውቅ አልችልም። ምክንያቱም ቃል ከምንም በላይ ስለሚበልጥ፤ ቃልን መጠበቅ አስፈላጊ ነው። ቃላችንን ካልጠበቅን በጣም ጥሩ ነው ብዬ አላስብም። እና ቃልም መጠበቅ ግዴታችን ነውና ሁላችንም ቃላትን መጠበቅ መቻል አለብን። ስለዚህ ሁላችንም ቃላችንን መጠበቅ መቻል አለብን። ሶ ሁላችንም ቃል መጠበቅ መቻል አለብን። እኔም ቃሌን እጠብቃለሁ። ቃል ከምንም በላይ እንደሚበልጥ ማለት ነው። እና ቃልን ካልጠበቁ ውሸታምነት ደስ አይልም። እና እኔም ቃሌን እጠብቃለሁ።

በእጅ መሸመን ታውቃለ? አውቃለሁ አዎ። የተለያዩ እደ ጥበቦች በእጅ የሚሰሩ ለተለያዩ አልባሳት፣ ለተለያዩ በዓላት፣ ለተለያዩ ጌጣጌጦች፣ ለተለያዩ ስራዎች የሚሆኑ በእጅ የሚሸመኑ እውቃለሁ እና እነዚህ ደግሞ በጣም ውበት ያላቸው እና ለብዙ ነገሮች የሚውሉ እንዲሁም ከማዕላዊ ስራዎች ውስጥ የሚወደሱ እጅግ ተፈላጊ ናእ ለብዙዎች በጥበብ የማይገኝ እና አልፎ አልፎም በአንዳንድ ሰዎች ብቻ የሚከናወን ክንውን መካከል እኔ የሚገኝበት እና በስራው ላይ የሚገኝበት እና ስራውን በአግባቡ በመስራት ጥሩ ውጤት በማስመዝገብ ላይ የምገኝ ሲሆን በእጅ መሸመን እጅግ ደስ ከሚያሰኙ የእጅ ጥበብ ውስጥ አንዱ ሆኖ ብዙ ሰው እጅ መሸመን ላይ ብቃት የለውም እና አልፎ አልፎ ነው ብቻ የእጅ መሸመን ስራዎች የሚገኘው እና እነዚህ ስራዎች ብዙ ጊዜ በባህላዊ ሰዎች ላይ የተከወነ ሲሆን አንዳንድ ሰዎች ብቻ የሚሰሩት ስራ እንደመሆኑ መጠን እጅግ ተፈላጊ እና ውድ ሙያ ነው።

የድምጽ መልእክት ትልካለህ? አዎ እልካለሁ የድምጽ መልእክት ለበርካታ ነገሮች መልእክት እልካለው። እነዚህ የድምጽ መልእክቶች ደግሞ ለተለያዩ ስራዎች። ለተለያዩ ቁም ነገር አዘል ነገሮችን እና የተለያዩ መልእክቶችን ለማድረስ ስንፈልግ። የድምጽ መልእክት እናስቀምጣለን ለምሳሌ በቴሌግራም ሊሆን ይችላል በሜሴንጀር ሊሆን ይችላል በተለያዩ መገናኛ ብዙሃኖች የድምጽ መልእክት ማስቀምጥ እንችላለን። በአጭሩ መልእክት ማስቀመጥ ማለት ያው ብዙ መልእክቶችን የምናስተላልፍበት አደኛው መንገድ ስለሆነ የድምጽ መልእክት በማስቀመጥ ብዙ ጥቅሞችን እናገኛለን ማለት ነው። እና እኔም የዚህ የድምጽ ተጠቃሚ ነኝ እና ብዙ ድምፆችን መልእክት ላይ እልካለሁ። ይሄ ደግሞ የተለያዩ ጉዳዮችን በቀላሉ ለመስጠት እና ለመቀበል ያግዘናል። እና ብዙ ሰው ይጠቀምበታል በተለይ ዋትሳፕ ላይ እነ ኢሞ ላይ ፌስቡክ ቴሌግራም ላይ እነዚህ አይነት ነገሮች ላይ። የድምጽን መልእክት እልካለሁ

የይለፍ ቃልህን ትጠብቃለህ? አዎ የይለፍ ቃልን መጠበቅ ግዴታ ነው። የይለፍ ቃልን ካልጠበቁ ደግሞ በርካታ መረጃዎችን ልንበላ እንችላለን። እና በርካታ መረጃዎች ሊወሰዱብን ስለሚችሉ የይለፍ ቃልን ጠንቅቆ መያዝ ግዴታ ነው። እና እነዚህን የይለፍ ቃልን ስናዘጋጅ ምንድነው ማድረግ ያልብን ስል በደንብ ጠንከር ያሉ የይለፍ ቃሎችን ማዘጋጀት ያስፈልጋል። ከዛ ውጭ ደግሞ እነዚህ የይለፍ ቃሎች በቀላሉ የምታወቁ ከሆነ ሌሎች ሰዎች የይለፍ ቃሎቻችንን በመጠቀም የእኛን መረጃዎች ልያዩ እና ልጠቀሙም ይችላሉ። ማየት እና መጠቀም ብቻም ሳይሆን አሰልፈው ለሌላ ልሰጡ ስለ ምችሉ ጥንቃቄ ማድረግ ያስፈልጋል። ስለዚህ የይለፍ ቃልህን ትጠብቃለህ? ማለት እኔ በስርዓት እና በስርዓት እጠብቃለሁ። ምክንያቱም የይለፍ ቃሌን አልጠበኩም ማለት ሙሉ መረጃዬን ሙሉ መረጃዬን አጠሁ ማለት ስለሆነ። መረጃዎችን ለመያዝ ከፈለኩ ደግሞ የይለፍ ቃሌን መጠበቅ አለብኝ ማለት ነው።

የስራ ጊዜ ገደብ ታስተካክላለህ? አዎ አስተካክላለሁ። የስራ ገደብ ካልተስተካከለ ሃያ አራት ሰዓት ስራ ሃያ አራት ሰዓት እረፍት ሊሆን ይችላል። ወይ ደግሞ አስራ ሁለት ሰዓት ስራ አስራ ሁለት ሰዓት እረፍት ሊሆን ይችላል እና ሁሉም ነገር በፕሮግራም ሲሆን የተሻለ ውጤት ልማት መስቀል የተሻለ ነገር ነው እና በዚህ ልክ ነው መሆን መቻል ያለበት እንጂ ሁል ጊዜም ስራ ላይ ብቻ ትኩረት ማድረጉን በቂ ነው ብዬ አላስብም። ለሁሉም ጊዜ አለው እና በጊዜ ማስተካከል ነው ሁሉም ነገር ለምሳሌ የስራ ጊዜህን ለእረፍት የእረፍት ጊዜህን ለስራ ማዕረግ ራሱ የተሻለ ነገር ነው አላስብም የስራ ገደብ ማስተካከል ጥሩ ውጤት እንድናስመዘግብ ያደርግናል እና ሁላችንም የስራ ጊዜ ገደብ ማስቀመጥ እና ማስተካከል አለብን። በዚህ ልክ ነው ሁሉም ነገር መከናወን ያለበት ከዛ ውጭ ስራዎች እጅግ አስቸጋሪ ውስጥ ልንሆን ስለምንችል የስራ ጊዜ ገደብ ማስቀመጡ የተሻለ መፍትሄ ሊሆን እንደሚችል አምናለሁ። እና ብዙ ሰዎችም የሚጠቀሙት የሚያከናውኑት እንደመሆኑ መጠን እኔም ይሄን የስራ ጊዜ ገደብ አስተካክየ እየሰራሁ እገኛለሁ።

ግጭቶችን ማስተካከል ትችላለህ የግጭቶችን በጣም ነው የማስተካከል የሚችለው? ምክንያቱም በተለያዩ ግጭቶች መንስኤ ቢኖሩም እንደ መንስኤያቸው ደግሞ የተለያዩ መፍትሄዎች አሉ። እና እነዚህ ግጭቶችን ማስተካከል መቻል ግዴታችንም እንደመሆኑ መጠን በተለያዩ ምክንያቶች ችግር ግጭት ሊኖር ይችላሉ። ስለዚህ እነዚህን ደግሞ በተለያዩ የግጭት መፍቻ መንገዶችን ተከትሎ ማስተካከልና መፍትሄ እልባት መስጠት እንችላለን። እኔም የዚህን የግጭት ማስተካከያ መንገዶችን እየሰራሁና እያስተካከልኩ የምገኝ ስሆን በጣም በርካታ ግጭቶች እነዚህ በፊት አስተካክዬ ፈትቼ የመፍትሄ ሰጥቼ አውቃለሁ። አሁንም ነገም ለወደ ፊትም ቢሆን ግጭቶችን በማስተካከል ብዙ መፍትሄ መስጠት ይቻላል ማለት ነው

ገንዘብ ትቆጥባለህ አወ? ገንዘብ በተለያየ መንገድ ሊቆጠር ይችላል የተለያዩ ወጪዎችን በማስተካከል የተለያዩ የገቢ ምንጮችን ደግሞ በማግኘት የገንዘብ ቀጠባ ባህልን ማዳበር ይቻላል። ለዚህ ሁሉ መፍትሄው ምንድነው ካልነ? ወጪ ምንድነው ገቢ ምንድነው? ከዛ ወጪ ደግሞ ምንድነው ቁጠባስ ምንድንነው የሚለውን የተለያዩ ትርጉም በመስጠት እነዚህን ትርጉም ደግሞ ወደ ተግባር በማስገባት። ለምሳሌ ይሄን ያህል ወራዊ ተቀማጭ ይሄን ያህል ወራዊ ወጪ ይሄን ያህል ደግሞ ምንአለ ያ ገበያለ ሶ እዚህ ላይ አቅናንሶ በተለያየ መልኩ በማስቀመጥ። ምን ሊደረግ ይችላል ማለት ነው? የገንዘብ ቁጠባን ማዳበር የሚቻልበት መንገድ አለ ማለት ነው። እና ገንዘብ ትቆጥባለህ ማለት ከማገኘው የገቢ ምንጭ ውስጥ ሃምሳ ፐርሰንቱን ቁጠባ ውስጥ አስቀምጣለሁ ማለት ነው። እና ገንዘብ ካልተቆጠበ ደግሞ በጣም በርካታ ችግሮችን ለመቅረፍ እንቸገራለን። እና ይሄንን ደግሞ ሁላችንም መጠቀም የምንችለው እጅግ ወሳኝ ነጥብ ስለሆነ ገንዘብ መቆጠብ የሁላችንም ሀላፊነት ነው

ሹራ መስራት ትችላለህ ሹራ መስራት በጣም ቀላል ከሚባሉት የስራ ዘርፎች አንዱ ሲሆን እኔም ሹራ እየሰራውና የተለያዩ ገቢዎችን እያገኘው እገኛለሁ። ሹራብ በጣም ቅዝቃዜ ባለበት አካባቢ በጣም ስለሚፈለግ ሹራብ እየሰራህ በተለያዩ ገብያ ውጭ እያቀረብን እንገኛለን እና ብዙ አገልግሎቶችን እየሰጠን እንገኛለን። አንደኛው እና ከፍተኛው የገንዘብ ማግኛ ዘዴም ስለሆነ ይህ ሹራብ በጣም ተፈላጊ በጣም ተፈላጊም ስለሆነ በተለይ ቅዝቃዜ ባለበት አካባቢ በጣም ስለሚፈለግ እኔም ሹራብ መስራት እችላለሁ። እንዲህ እያረኩ ራሱ የተለያዩ ገቢዎችን አግኝቻለሁ አሁንም አገኛለሁ ለወደፊትም እንዳገኝ ያግዘኛል ማለት ነው። እና ብዙ ሰዎች ሹራብ በመስራት ህይወታቸውን ቀይረዋል ብዙ ነገር አግኝተዋል። በርካታ አገልግሎቶችን ምን አድርገዋል ማለት ነው? አከናውነዋል

በየትኛው መተግበሪያ መልእክት ትልካለህ ብዙም ጊዜ መልእክት የምልክባቸው መተግበራችሁ ምንድን ናችሁ ከተባለ ዋትሳፕ እና ቴሌግራም እና ዋትሳፕ እንደ ቴሌግራም ብዙ መልእክቶችን የምንልክባቸው መተግበሪያዎች ናቸው እና በእነዚህ መተግበሪያዎች በርካታ አገልግሎቶችን በመስጠት የተለያዩ መልእክቶችን በመላክ ብዙ ስራዎችን ሰርቻለሁ፣ ብዙ አምሮቶቼን ፈጽሜያለሁ ማለት ነው። በተለይ ደግሞ ቴሌግራም በጣም ብዙ ስራዎችን በቴሌግራም ከዚህ በቴሌግራም መተግበሪያ መልእክት በመላክ ብዙ ስራዎችን አከናውኛለሁ ከዚህም በተጨማሪ በኢሞ እና በሜሴንጀርም እንዲሁ በርካታ ስራዎችን ሰርቼበታለሁ።

ስንት ብርድ ልብስ ትጠቀማለህ? ሁለት ብርድ ልብስ እጠቀማለሁ። እና ካለው የሙቀት የቅዝቃዜ መጨመር አንፃር እኔ ሁለት ብርድልብስ እጠቀማለሁ ማለት ነው። እና ብርዱ በጣም ከባድ ከመሆኑ አንፃር ሁለት ብርድልብሶችን በመጠቀም ቅዝቃዜውን እየተከላከልኩ እገኛለሁ ማለት ነው። እና አንዳንድ ሰዎችም ሶስት ብርድልብስ ሁሉ የሚጠቀሙ አሉ። እንደየ ያየር ንብረቱ ሁኔታ የተለያየ ሲሆን በጋ አካባቢ አንድ እና ሁለት ሊጠቀሙ ይችላሉ። ክረምት አካባቢ ግን እስከ ሶስት ለመጠቀም የሚቻልበት ጊዜ አለና እንደየ አየር ሁኔታው ይወስነዋል። እና በዚህ ልክ የልብስ የብርድልብስ አጠቃቀማችን በዚህ ልክ ይሆናል ማለት ነው።